ምሽት ላይ ዜና እመለከታለሁ ምን እንደ የተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ከውጭ ሀገር ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ የስፖርት ውጤትም እወዳለሁ። ጋዜጠኞች መረጃ ያብራሩልናል እንዳልኩህ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳሉ።